የጧት እለታዊ ተግባሬ ብዙም ጊዜ ወደ ስራ ቦታ ሄጄ ስራዬን ምሰራበትን ቦታ ካስተካከልኩ በኋላ ልጆችን ወደ ትምህርት ቤት መውሰድ ነው። ልጆች ወደ ትምህርት ቤት በ መውሰድ የመጀመሪያ ተግባሬ ነው ይሆናል ማለት ነው። ጠዋት ላይ ስራዬ ሁል ጊዜ መጀመሪያ ተግባሬ ልጆች ትምህርት ቤት መውሰድ ነው

በቤቴ ውስጥ ልዩ የሆነ መቀመቻ አለኝ። ድሮ አያቴ የሚቀመጡት የነበረው የድሮ ከቀርካሃ የተሰራ ወንበር ነው። እና ቤታችን ውስጥ ልዩና እንደ ቅርስ አድርገን በልዩነት ይዘን የምንጠቀምበት እና ልዩ የሆነ ብርቅ መቀመጫ ነው። የአያቴ መቀመጫ ልዩ መቀመጫ ነው።

የአካል ብቃት እንቅስቃሴ አደርጋለሁ ብዙም ጊዜ በሳምንት ውስጥ ወደ ሶስት ቀን ገደማ የአካል ብቃጥ እንቅስቃሴ አደርጋለሁ ምክንያቱም የአካል ብቃት እንቅስቃሴ ማድረግ ለጤናና ለሰውነት አቋም ጥሩ ስለሆነ የአካል ብንእንቅስቃሴ የአካል ብቃት እንቅስቃሴ በሳምንት ውስጥ ቢያንስ ሶስት ጊዜ የአካል ብቃት እንቅስቃሴ አደርጋለሁ

ወደ ሱቅ ከመሄዴ በፊት ዝርዝር አልጽፍም ምክንያቱም ወደ ሱቅ ሄጄ የምገዛው ዝርዝር የሚያስፈልገው ብዙ እቃ ስለማልገዛ ትንሽ ትንሽ እቃ ስለምገዛ። ዝርዝር አልጽፍም በቃሌ ነው የምይዘው ብዙን ጊዜ በቃሌ ይዤ የሄድኩትን ነገር ገዝቼ እመጣለሁ። ስለዚህ ወደ ሱቅ ከመሄዴ በፊት ዝርዝር አልጽፍም በሚለው ቢያዝ ጥሩ ነው ብዬ አስባለሁ

ፍየል አይቼ አውቃለሁ በተለያየ ቦታ ላይ ገጠር ላይ ስለሚሄድ እንዲሁም ደግሞ ለተለያዩ ጉዳዮች ወደ ተለያየ ክፍለ አገር እሄዳለሁ። እኔ ያለውበት አካባቢ አዲስ አበባም ላይ ይሁን። ያው ፍየሎች ስለሚመጡ ፍየሎች ብዙውን ጊዜ አያለሁ። እና ፍየሎች አያለሁ በሚለው ቢያዝልኝ ትሩ ነው ብዬ አስባለሁ